ቤተሰብ ምን ያህል ጊዜ ይሰባሰባል? ነው። ለምሳሌ በአንድ አመት ውስጥ ብለን ብንወስድ ብዙ ትልልቅ በዓላት አሉ። በዋናነት ግን ሶስት ትልልቅ በዓላት አሉ። እነሱም የዘመን መለወጫ፣ ከዛን ደግሞ የኢየሱስ ክርስቶስ ልደት እና የኢየሱስ ክርስቶስ ትንሳኤ ናችው። ሶስቱ በጣም ትልቅ ከሚባሉት ውስጥ ነው። እና እንደ አጠቃላይ በአመት ሶስት ጊዜ ይሰባሰባል። እነሱንም በእነኚህ በሶስቱ በዓላት ማለት ነው።

በቡድን መስራት ትወዳለህ? ነው ያው የቡድን ስራ ስንል የብዙ ሰው ትብብር የብዙ ሰው ሀሳብ የብዙ ሰው አስተያየትን ያካተተ ነው። ያ ማለት ደግሞ ብዙ አይነት ልምዶችን እንድንቀስም እይታችንን ያሰፋዋል ብዙ አይነት እይታ እንዲኖረን ያደርገዋል። እና እኔም እስከ ዛሬ ባሳለፍኳቸው የስራ ህይወቴዎች ውስጥ ሁሉም የሰራሁባቸው ቦታዎች ላይ የቡድን ስራ አለ። እና ከእሱ ያየሁት ጥሩ ጎን ደግሞ ሰው ከሰው መግባባት ጥሩ የንግግር ችሎታ እንዲኖረን ያደርገናል። እንደዚሁም ደግሞ እውቀታችንን ሰፊ ያደርገዋል እይታችንን ሰፊ ያደርገዋል። እና ካለኝ ልምድ አንፃር ሳየው በቡድን መስራት በጣም ውጤታማ ነገር ነው። እና በቡድን መስራት በጣም የምወደው ነገር ነው።

ስንት ትራስ ትጠቀማለህ? ነው። አሁን ላይ ሁለት ትራስ ነው የምጠቀመው፤ እኔ ያው ለስለስ ያሉ ከላባ የተሰሩ ትራሶችን ነው የምወደው የምጠቀመው። እነሱ ደግሞ በባህሪያቸው ሙሽሽ ነው የሚሉት በጣም ትንሽዬ ነው የሚሆኑት፤ እና ሲጀመርም ደግሞ ሁለት ራስ አደራርቤ አንገቴን ሙሉ ለሙሉ ትራስ ላይ ሳውል ነው ምቾት የሚሰማኝ እና ሁለት ትራስ ነው የምጠቀመው።

"ማዕድን ትጠቀማለህ?" ነው፣ ያው ግድ ነው ማዕዳችን ማዕድ ለ ከሚሰጡን ነገር አንፃር ሁለት አይነት ናቸው ምግብ ውስጥ ያሉ ማዕድኖች አሉ ሌሎች ደግሞ የተለያዩ የከበሩ ጌጣጌጦች አሉ። እነሱንም በጣም ነው የምወደው። በሁለቱም መልኩ እጠቀማለሁኝ።

ስራህ በጣም አድካሚ ነው ወይ? ነው ያው እኔ ሁለት ሙያዎች ናቸው ያሉኝ አንደኛው መሃንዲስ ነኝ አንደኛው ደግሞ የልብስ ባለሙያ ነኝ። ሁለቱም አድካሚ ናቸው። በተለይ በምህንዳና በምህንድስና ዘርፍ ስንሄድ ብዙ የጉልበት ስራዎች አሉ። ጎን ለጎን ደግሞ በጣም የአእምሮ ስራዎች አሉ። በጣም ብዙ ማብራሪያ የሚፈልጉ ብዙ ምርምር የሚፈልጉ ብዙ ጥናት የሚፈልጉ ወደ መሬት ልናወርዳቸው የሚገባ። በጣም ብዙ እና ባጠቃላይ በጣም አድካሚ ነው። እንደዚሁም ደግሞ ልብስን መስራቱ መለካት ትክክለኛ መጠን ማወቅ እሱን መስራት በልክ መስራት በጣም በጣም ነው የሚያደክመው

ጾም ትጾምአለህ ነው? ያው እዚህ ምድር ላይ ስንኖር አንድ ለስጋችን ሁለተኛው ደግሞ ለነፍሳችን ነው የምንኖረው። ጾም ደግሞ ለነፍሳችን የምናደርገውን ሀጢያታችንን እንዲስተሰረይልን እንዲሰረዝልን ራሳችንን በማስረብ ራሳችንን በማድከም የምናደርገው ነገር ነው። እንደዚሁም ደግሞ የጤና ብዙ የጤና ጥቅሞች አሉት። እና በደንብ ነው ጾም እምጾመው

ከጎረቤትህ ጋር ጥሩ ግርኙነት አለ በሚለው ዙሪያ ነው የምናየው። ያው ጥሩ ግርኙነት አዎ ጥሩ ግርኙነት ነው ያለኝ ሲጀመር። ብዙም አልቀርብም ሰዎችን። ቀስ ብዬ ነው የምላመደው። ግን ያው በሚያገናኘን ነገር ሁሉ በጣም ሰላማዊ የሆነ ግንኙነት ነው ያለን። በጣም ጥሩ የሆነ ግንኙነት ነው ያለን

አያስክሬም ትወዳለህ ነው ያው አያስክሬም ጣፋጭ ከሚባሉት የምግብ ዘርፎች ውስጥ ሚመደብ ነው። እኔ ደግሞ በባህሪዬ ያው ሁልጊዜም እንደምለው ጣፋጭ አልወድም ነው። ተጠቅሜው አውቃለሁኝ። ያው ግን ደግሞ አያስክሬም ጣፋጭ እንደመሆኑ መጠን አያስክሬም አልወድም ጣፋጭ ስለሆነ

በምን ሰዓት ትነሳለህ ነው ጥያቄው? የምነሳው ጠዋት አስራ ሁለት ሰዓት ነው። ያው ሁለት ሰዓት ላይ ስራ መጀመር ስላለብኝ ስራ ከመጀመሬ በፊት ደግሞ ማድረግ ያሉብኝ ብዙ ነገሮች አሉ። የምስጋና ጊዜ አለ። መተጣጠብ አለ ቁርስ ማዘጋጀት አለ። የአካል ብቃት እንቅስቃሴ ማድረግ አለ ስለዚህ እነኚህን ነገሮች ላይ አድርጌ በሰአቴ ስራዬን ለመጀመር ስል አስራ ሁለት ሰዓት ነው የምንነሳው

ሳህኖችህን ማጠብ ትወዳለህ ነው? አዎ ምክንያቱም እኔ ከንጽህና ጋር የተያያዘ ጉዳይ ላይ በጣም ትልቅ ቦታ ነው ያለኝ ጥሩ አመለካከት ነው ያለኝ። ማንኛውንም ከንፅህና ጋር የተያዘ ነገር ማጽዳት ማጠብ በጣም ነው የምወደው። ሳህኖች ደግሞ ሁልጊዜም እለተ እለት ምግባችንን የምንመገብባቸው ስለሆኑ እነሱን ማጠብ አስፈላጊ ነገር ነው። እና ሳህኖቼን ማጠብ በጣም ነው የምወደው

የምትወደው አትክልት ምንድን ነው? ያው እኔ ከአጠቃላይ የምግብ አይነቶች በጣም የምወደው አትክልትን ነው። ከዛ ውስጥ ደግሞ እኔ በጣም የምወደው እሚያቃጥል ነገር ነው። እና ሁሉንም አትክልት እወዳቸዋለሁ። በርግጥ እሚያቃጥል ነገርን አብልጬ ስለምወድ ቃሪያ በጣም የምወደው አትክልት ነው።

ብዙ ህዝብ መሃል መሆን ታመቻቸ ነው የሚለው እኔ እንኳን ብዙ ህዝብ መሃል መሆን ያን ያክል አልወድም። በጥቂት ሰዎች ተከብቤ መኖር የሚያስደስተኝ። እና ህዝብ መሃል ስሆን እኔ ዝም ነው የምለው ብዙም አስተያየት ከመስጠት ይልቅ ማድመጡ ያስደስተኛል፣ እና ብዙም ህዝብ መሃል መሆን አይመቸኝም።

ስነ ጥበብ ትወዳለህ ነው? እኔ ተፈጥሬ እዚህ ምድር ላይ ካየሁት ወይንም ደግሞ ማየት ከቻልኩት ነገር ሁሉ እንደ ጥበብ ልወደውም ላደንቀው ምችለው ነገር እስካሁን ድረስ አላገኘሁኝም። በተለይ ደግሞ የእጅ ስራዎችን፣ አልባሳት፣ ስዕሎች፣ ስነ ጽሁፍ፣ ኪነ ጥበባዊ ዝግጅቶች፣ ቲያትሮች በቃ እንዳለ እኔ እዚህ ምድር ላይ በጣም በህይወቴ ማደንቀው ነገር ከህ። በቃ ስነ ጥበብን በጣም ነው የምወደው

ስንት ብርድ ልብስ ትጠቀማለህ ነው? እ አሁን ላይ ሶስት እጠቀማለሁኝ ማለት አንድ ጊዜ ለብሼ የምተኛው ሶስት ብርድ ልብስ ነው ግን ደግሞ ቤቴ እንግዳ እንኳን ቢመጣ ብዬ ለእንግዳ የማስቀምጠው ደግሞ መጠባበቂያ ሌላ አራተኛ ብርድ ልብስ አለ ግን ያው ግን እንዳለውበት አካባቢ እና እንደ አየሩ ንብረት ደግሞ ይወሰናል።

ይሄ ስለ ፀጉርህን ትንከባከባለህ ትወደዋለህ ነው? ጥያቄው ፀጉሬን መንከባከብ በጣም ነው የምወደው ፀጉሬንም እወደዋለሁ በተለይ ደግሞ በተፈጥሮ መንገድ። ለሱ የሚሆኑትን ነገሮች ማድረግ ከተፈጥሮ ቤት ውስጥ የሚዘጋጁ ቅባቶች። ፀጉር ማለስለሻዎች። ሌላ ፀጉራችንን ለመንከባከብ የሚያስፈልጉ ነገሮችን ሁሉ ማዘጋጀት። መንከባከብ በጣም ነው

የወተት ተዋጽኦ ትወዳለህ ወይ በሚለው ዙሪያ ነው? ከመወደው የምግብ አይነት ቢኖር የወተት ተዋጽኦ ነው። ከሁሉም በተለይ ደግሞ እርጎ አይብ በጣም እወዳለሁ ወተት እራሱንም በጣም እወዳለሁ። ቅቤ ብቻ ሲበዛ ያን ያክል ደስ አይለኝም። በጣም የምወደው የምግብ አይነት ቢኖር የውተት ተዋጽኦ ነው

ገንፎ ትበላለህ ነው? አዎ ገንፎን በጣም የምወደው የምግብ አይነት ነው። ቢያንስ በሳምንት አንድ ጊዜ ቤቴ ውስጥ አገንፍቼ። እበላለሁኝ ሰዎችም ወደ ቤቴ መምጣት ሲፈልጉ። ብዙ ጊዜ ገንፎ ሳገነፋላቸው ነው ደስ የሚለኝ እና። ጓደኞቼም እኔ ጋር ሲመጡ ገንፎ እንዳገነፋላቸው ነው የሚፈልጉት እና። ገንፎ በጣም ነው የምበላው

ልብስ ምን ያህል ጊዜ ታጥባለህ ነው? ሁልጊዜም በየሳምንቱ ነው ልብስ የማጥፋው ያው በአንድ ሳምንት ውስጥ። ለሌሊት የምትጠቀመው ልብስ አለ ቤት ውስጥ መግብ ሳበስል የምትጠቀመው ልብስ አለ። ወደ ስራ ቦታዬ ስሄድ የምጠቀመው ልብስ አለ እንደዚሁም ደግሞ። ወደ ቤተክርስቲያን ስሄድ የምጠቀመው ልብስ አለ እና። ቢያንስ በሳምንት አንድ ጊዜ ልብስ አጥባለሁ

በፍም ማብሰል ታውቃለህ ነው? አዎ በደንብ ነው ማውቀው። ብዙ ጊዜ መብራት የሚጠፋ ከሆነ ቀጥታ ከሰል ነው ማያይዘው። ከዛ በኋላ ከሰል ካያያዝኩኝ በኋላ በፍሙ ምግብ አበስላለሁኝ ማለት ነው። እና ብዙ ሰዎችም እንደዚህ ሲያደርጉ አያለሁኝ እኔ ያው በእንጨት ማብሰል ነው ትንሽ ሚከብደኝ በፍም። ሁሌም ነው ማበስለው

ገንዘብ ትቆጥባልህ ነው? ገንዘብ አዎ በጣም ነው የምቆጥበው ምክንያቱም ነገ ህይወታችን ላይ ምን እንደሚፈጠር አናውቅም። አሁን በየወሩ የምናገኛት ትንሽ ገንዘብ ደግሞ ድንገት ለሚፈጠር ትልቅ ገንዘብ ለሚፈልገው ነገር አይሆነንም። እና ገንዘብ ሳልቆጥብ መኖር በጣም የሚከብደኝ ነገር ነው። ሁልጊዜም የአቅሜን ያክል እቆጥባለሁኝ